ምን ያህል ጊዜ ስብሰባ ታደርጋላችሁ? በ እንግዲህ በመስሪያ ቤት ደረጃ ብዙ ጊዜ እንደሚታወቀው የግል ድርጅቶች ስብሰባ እሚያደርጉበት ቁጥር አነስተኛ ነው። ምናልባት በ በግማሽ አመት ወይም በሩብ አመት ሁለት ጊዜ ስብሰባ ሊደረግ ይችላል። ስብሰባ የተለያዩ መልእክቶችን ማስተላለፊያ የተፈጠሩ ችግሮችን ተወያይቶ ተነጋግሮ ታማምኖ ሂስ ወስዶ ቀጣይ ስህተቶች እንዳይደገሙ የመፍትሄ አቅጣጫዎችን በማስቀመጥ አንድ ላይ የጋራ ስምምነት የሚፈጠርበት ወይም የሚቀመጥበት ወቅት ነው። ስብሰባ ስለዚህ በዚህ ጊዜ የኔ እንደሚታወቀው ስብሰባዎች በተለያዩ ተቋማት እደረጋለሁ። ሮብ አመት ስብሰባ ሊደረግ ይችላል። የግማሽ አመት ስብሰባ ሊደረግ ይችላል። ሌሎች እንደዚሁ የስራ ግምገማዎች ሊደረጉ ይችላሉ። የአቅጣጫዎችን ለማስቀመጥ መመሪያዎች ሊተላለፉበት የሚችሏቸው የተለያዩ ስብሰባዎችን ማድረግ ይቻላል። እንዲሁም ሌሎች ውይይቶች ሊከናወኑ እሚችሉባቸው አጋጣሚዎች ይኖራሉ። የስራ ስምምነቶች ሊደረጉ ይችላሉ። ውጤቶች ሊገመገሙ ይችላሉ አቅጣጫዎች ሊቀመጡ ይችላሉ። ስለዚህ አጠቃላይ ስብሰባ ይሄን መልክ የሚይዝ ከሆነ እንደኛ መስሪያ ቤት እኔ እንደምሰራበት መስሪያ ቤት ስብሰባዎች በአመት ሁለት ጊዜ ይደረጋሉ። አንድ ይቅርታ በመንፈቅ አመት ሁለት ጊዜ ይደረጋሉ። አንድ ስራ መግቢያ ሲጀመር ሁለት የሴሚስተር መጠናቀቂያ ላይ እና ቀጣይ እንደዚሁ የሁለተኛ መንፈቅ አመት ስራ መጀመሪያ እና የአመቱ መጨረሻ ላይ ስብሰባዎች ይደረጋሉ የመፍትሄ አቅጣጫዎች ይቀመጣሉ። ውጤት ግምገማ ይደረጋል መሰል ነገሮችን ስለዚህ በአመት በአጠቃላይ አራት ጊዜ መደበኛ ሰብሰባዎችን እናከናውናለን ማለት ነው። ከዛ ውጪ ግን መመሪያዎች የምተላለፉበት ለአስር ወይም ደግሞ ለሰባት ለስምንት ደቂቃዎች ያክል ፈተና በምንፈትንበት ሰዓት ላይ መመሪያ ለማስተላለፍ ብቻ ስብሰባዎች እሚደረጉበት አጋጣሚዎች ይኖራሉ ማለት ነው

በስራ ጊዜ እረፍት ታደርጋለህ እንግዲህ ስለ እረፍት የምናወራ ከሆነ እረፍት በመስሪያ ቤታችን በቀን ለአርባ አምስት ለአርባ አምስት ደቂቃ የሚሆን የአንድ ሰዓት ተኩል የሚሆን የእረፍት ጊዜ አለ። የመጀመሪያው የእረፍት ጊዜ የቁርስ ሰዓት እየተባለ የሚጠራው ነው። ተማሪዎች የቁርስ ሰዓት አላቸው አርባ አምስት ደቂቃ አክል ይቆያሉ። ከጠዋቱ አራት ሰዓት እኮ እስከ አምስት ሰዓት ከሩብ ድረስ ያለውን ጊዜ ይቆያሉ። ሁለተኛው ክፍለ ጊዜ ደግሞ የምሳ ሰዓት እረፍት ነው። ይሄ የምሳ ሰዓት እረፍት ደግሞ ከሰባት ሰዓት ከአስር ጀምሮ እስከ አምስት ሰዓት ከአምስት ድረስ ነው። ስምንት ሰዓት ከአምስት ድረስ ያለውን የእግዚአብሔር ዝማኔ ይይዛል። ከዚህ ውጪ የተመደብኩበት የክፍለ ጊዜ መጠን ይወስነዋል። እነዚህ መደበኛ የእረፍት ጊዜዎች ናቸው። ነገር ግን አንዳንድ ተጨማሪ የሚሰሩ ስራዎች ይኖራሉ። ከመጀደመኛው የመማር ማስተማር ሂደት በተጨማሪ በከባት እንቅስቃሴ ውስጥ ስለምንሳተፍ የክህባትን ስራዎች የምንሰራው በዚህ የእረፍት ጊዜያችን ነው። በቁርስ ወይም በምሳ እረፍት ጊዜ ማለት ነው። ከዛ ውጪ በሳምንት ሃያ አምስት ክፍለ ጊዜ አለ በቀን ሰባት ክፍለ ጊዜ ማለት ነው። እነዚህ በእነዚህ ሰባት ክፍለ ጊዜያት ውስጥ ሁለት ክፍለ ጊዜያቶች ነፃ ነው ወይም ክፍል የማልገባባቸው የክፍል ጊዜ ብዛት በቀን ሁለት አለኝ አምስት ክፍል ጊዜ እገባለሁ ሁለቱን ክፍለ ጊዜ ደግሞ አርፋለሁ። በርግጥ እነዚህ ይሄ ክፍል ጊዜዎች ብዛት የእረፍት ጊዜ የሚባሉ ሳይሆኑ የተለያዩ የትምህርት ቤት ስራዎችን የምንሰራባቸው ጊዜያት ናቸው፤ ከዛ ውጪ በሳምንት ሃያ አምስት ክፍለ ጊዜ አለ በቀን ሰባት ክፍለ ጊዜ ማለት ነው። እነዚህ በእነዚህ ሰባት ክፍለ ጊዜያት ውስጥ ሁለት ክፍለ ጊዜያቶች ነፃ ነው። ወይም ክፍል የማልገባባቸው የክፍል ጊዜ ብዛት በቀን ሁለት አለኝ አምስት ክፍል ለጊዜ እገባለሁ ሁለቱን ክፍል ለጊዜ ደግሞ። አርፋለሁ በርግጥ እነዚህ ይሄ ክፍል ጊዜዎች ብዛት የእረፍት ጊዜ የሚባሉ ሳይሆኑ የተለያዩ የትምህርት ቤት ስራዎችን የምንሰራባቸው ጊዜያት ናቸው። እነዚህ ጊዜያት የእረፍት ጊዜዎች ናቸው ተብሎ ሊቆጠሩ አይገባምም አይደለምም፤ ስለዚህ በአጠቃላይ እረፍት በመሃል እረፍት ያስፈልጋል፤ ሰባቱንም ክፍል ጊዜ የሚጮህ አንድ አስተማሪ አት ዘ ኤንድ ኦፍ ዘ ዴይ በጣም ከፍተኛ የሆነ ድካም ያስተናግዳል ለሚቀጥለው ራሱን ሪከቨር አድርጎ አገግሞ ወደ ስራ የሚመለስበት እድል በጣም ጠባብ ነው። ቢሰራም እንኳን ውጤታማ አይሆንም። ምክንያቱም ድካም በሰውነቱ ላይ እየተደራረበ ስለሚሄድ ማለት ነው። ስለዚህ ሰዎች ስራ ላይ እረፍት ሊያደርጉ ይገባል አዎ በሚገባ ያደርጋል። እንደየስራው ባህሪ ግን ሊለያይ ይችላል ብዬ አስባለሁ። ብዙ ኢነርጂ የሚፈልግ የስራ ሂደት አለ። አነስተኛ የሆነ የሰው ጉልበትን የሚወስድ የስራ ሂደቶች አሉ በአጠቃላይ እረፍት ለሰው ልጅ አስፈላጊ ነው፤ ስራ ደግሞ ከሁሉም በላይ ማለት ነው። ስለዚህ በስራ መሃል እረፍት ማድረግ በተመጣጣኝ የሆነ እረፍት ሂደቶችን ማከናወን ተገቢ ነው የሚል እምነት አለኝ።

መንዳት ትችላለህ ወይ? እንግዲህ መንዳት እስካሁን መኪና የለኝም። በቅርቡ እንደ እግዚአብሔር ፈቃድ መኪና እገዛለሁ ብዬ አስባለሁ። ያንን እንደ ለማረግ ደግሞ መንጃ ፍቃድ ለመለማመድ። አሁን በቅርቡ ከሁለት ወር ከሶስት በኋላ እጀምራለሁ ብዬ አስባለሁ። ምክንያቱም መኪናውን እንኳን ባልይዝ ቀደምብየ መንጃ ፍቃዱን መያዝ ስላለብኝ ያንን ለማድረግ አሁን በከፍተኛ መነቃቃት ላይ እና በከፍተኛ ዝግጅት ላይ እገኛለሁኝ እንግዲህ ከስድስት ወር ስልጠና በኋላ መኪና መንዳት እችላለሁ ብዬ አስባለሁ። በቅርቡ እጀምራለሁ። እንግዲህ ይህን ለማድረግ የበኩሌን ጥረት አደርጋለሁ ገንዘብን ለመከማቸት እየሞከርኩኝ ነው። አንዳንድ ስራዎች ለመስራት ጥረት እያደረኩ ነው። ይሳካልኛል ብዬ ተስፋ አደርጋለሁ

ዳቦ ማብሰል ትችላለህ ወይ? ዳቦ ማብሰል አልችልም ግን ሂደቱን በደንብ ጥንቅቅ አድርጌ አውቃለሁኝ። ዳቦ ከመብሰሉ በፊት ወይም ደግሞ ከመጋገሩ በፊት ዱቄቱ ይቦካል ወይም ደግሞ የምንጋገረው ዱቄት እናቦካለን በእርሾ ወይም በቤኪንግ ፓውደር በኬኬ በቤኪንግ ሶዳ እንጋግ እናቦካዋለን ከ አስር ሰዓት ቦኋላ ካቦካነው ከአስር ሰዓት ቦኋላ ወይ ደግሞ ከዘጠኝ ሰዓት ቦኋላ ኩፍ ይላል ያንን ኩፍ ያለውን ዳቦ እሳት አቀጣጥለን ሙጌራ የምንለው ማለት ነው። የብረት ሚጣድ ዳቦ እና እንትን እንላለን እሳት እናነዳለን ከላይም ከታችም በታች በሰአት ወይም በእንጨት በሄለኛው ደግሞ በኩበት አድርገን እናበስላለን ከአንድ ሰዓት ወይም ከአንድ ሰዓት ተኩል መንደድ ቦኋላ መብሰሉን ካረጋገጥን ቦኋላ ዳቦውን እናወጣለን። ዳቦ ከወጣ ከቀዘቀዘ ቦኋላ እንግዲህ እንደየፕሮግራሙ ሊለያይ ይችላል። ፕሮግራሙ ብዙ ሰው የሚሰበሰብ ከሆነ ዳቦ ካደረ ቦኋላ ሰዎች ሲሰበሰቡ ምርቃት ተደርጎ ተባርኮ ለሚ በዳቦ ቆራሹ ይሰጣል ዳቦ የሚቆርሰው አካል ዳቦን በቀጫጭኑ ከቆረሰ ቦኋላ ለታዳሚው ወይም ደግሞ ለማህበርተኛ ሊሆን ይችላል። ለቤተዘመድ ሊሆን ይችል ይሆናል። ለተለያዩ ፕሮግራሞች ወይም ዝግጅቶች ነው ዳቦ በብዛት የሚጋገረው ትልቁ ዳቦ ማለት ነው። አንድ ነገር ከተደረገ ቦኋላ እንግዲህ ዳቦ ነው የሚበሉ ወይም እንደተጠሩት እንግዶች ይዳረሳል ማለት ነው። እና ከዛ ቦኋላ እንግዲህ መብላት ነው የሚሆነው ስለዚህ ዳቦ ትልቁን ዳቦ ለመጋጋር እስካሁን እድሉ አላገኘሁም ሞክሬው አላውቅም ግን አናቴም ስትጋግረው አለሁኝ ሌሎች ሰዎችም እንደዚህ ስጋግሩ አያለሁኝ እሳት ማንደዱ በጣም አድካሚ ነው ለሆን የሚለው ከዛ ውጪ ግን በቂ ጣዕምርክ ያለውን ዳቦ ሃይስኩል ላይ ያለን ሁለት አመት ተማሪነት ከጓደኞቼ ጋር ሆነን የኖሮናል ቤት ተከራይተን ስለዚህ ቂጣ በብረት ምጣድ አርገን አንጋግር ነበረ። እንደዚህኛው አይነት አይደለም። ምናልባት ጡዋት እናቦካውና ለከሰዓት እናበስለው እንችላለን በምን ከሰአት አብክተነው ማታ ስንመጣ እንጋግራለን ትንሽ ኩፍ ይልልናል። ከዛ እሱን በበረት ምጣድ እሳት ላይ እሳት ካነደድን ቦኋላ አያይዘን እንጋግራለን። ሽሮ ወጥ እንሰራለን ከዛ ዳቦ በሽሮ ነበረ ስንበላ የነበረው ማለት ነው ድሮ እንዲህ እናደርግ ነበር አሁን ላይ ግን ይሄን ነገር አላደርግም።

የጨረቃ አብራሃም ትወዳለህ? በጣም ደስ የሚል ጥያቄ ነው ይሄ እውነት ለመናገር እንግዲህ ጨረቃ ብርሃኗን ከፀሀይ የወሰደችውን ብርሃን እያንፀባረቀች በጨረቃ ስትገባ ፀሀይ ስትገባ ጨረቃ በምትኩ ቀን ያከማቸችውን የብርሃን ጸዳል ማታ ማታ ለሰው ልጆች ሌላ የሰማይ ላይ ድምቀት ሌላ የሰማይ ኮከብ ሌላ ብርሃንን ለሰው ልጅ የምትለግስ ፍጥረት ሆና ብቅ ትላለች፤ የጨረቃ ብርሃን ፈገግ ያለ በጣም ደማቅ ያልሆነ ነገር ግን ሰማይ ላይ የምትታይ ሌላ ድንቅ ፍጥረት ድንቅ ውበትን ለምድር የምታጎናጽፍ እንደ ብርሃን ጸዳል የተባለ የሚነገርላት ጨረቃ ብርሃኗ በጣም ተወዳጅና ተናፋቂ ነው፤ ለአንዳንዶች የዘመን መቁጠሪያ የቀን መቁጠሪያ ሆኖ ታገለግላለች የጨረቃ ብዙ ጊዜ የሙስሊም ወንድሞቻችን እናቶቻችን በዓላት ከጨረቃ መውጣትና መግባት ጋር የሚያያዝ ነው፤ ጨረቃ በምትወጣበት ሰዓት ዘመናቸውን ይቀይራሉ አምዳናቸው ከጨረቃ መውጣት ጋር የተያያዘ ነው ስለዚህ ጨረቃ ለአንዳንዶች የአመት የዘመን መቁጠራቸው የቀን መቁጠራቸው ሆና ስታገለግል ለአለምህ ግን ብርሃኗ የሌላ የምድር ላይ ገጽታን ውበትን የምታጎናጽፍ የሰማይ ፍጥረት ናት ጨረቃ። ስለዚህ ልክ ሌሎች ሰዎች እንደሚሉት ብርሃን ነገሮችን የመግለጥ የተደበቀውን የሚያጎላ የረቀቀውን የሚያጎላ የተደበቀውን የሚገልጽ ነውና የፀሀይ የጨረቃ ብርሃን የማታ ላይ ጨለማ የነበረውን የአየር ሁኔታ ፍክት አድርጋ ሳታቃጥል ሳትሞቅ ሳትቀዘቅዝ ብርሃኗን ለሰው ልጅ የምትሰጥ ልዩ የጌታ ለሰው ልጅ የሰጠ ይች ገጸ በረከት ናት ጨረቃ ተወዳጅ የሆነች ብርሃኗን ለሰው ልጆች ትሰጣለች በየሃያ ስድስት ወይም ሃያ ስምንት ቀኑ ትወጣለች ጨረቃ ብርሃኗ በጣም ተወዳጅ ነው ስለዚህ እኔም ልክ እንደ ሰው ፍጥረት ሁሉ የጨረቃ ብርሃንን በጣም እወዳታለሁ ልዩ ትዝታም አለብን ገጠር ከቤተሰቦቼ ጋር በነበርኩበት ሰዓት የጨረቃ ብርሃን ሌሊት የተለያዩ ረዣዥም ርቀቶችን ወይም ጉዞውን ስናስብ ፀሀይ ከመውጣቷ በፊት በጨረቃ ብርሃን ረጅም ርቀትን እንጓዛለን ይሄ ደግሞ ድካምን ይቀንስልናል፤ እና ጨረቃ ተወዳጅ የሆነች ፍጥረት ናት፤ የጨረቃ ብርሃንን በጣም እወዳታለሁ አንዳንድ ጊዜ ከጓደኞቻችን ጋር ፀሀይ ከጠለቀች በኋላ በብራ በጨረቃ ብርሃን ወክ እያደረግን ብዙ ርቀትን እንጓዛለን ስለዚህ ጨረቃ ብርሃን ለብዙዎች ተናፋቂ ናት፤ ለብዙዎች ተወዳጅ ናት

የሸክላ እቃዎች ትጠቀማለህ ወይ? የሸክላ እቃ ቤታችን ውስጥ ጥቂት የሚባሉ የሸክላ እቃዎች አሉ። እንግዲህ የሸክላ እቃ አንድ ለማቅረቢያነት አንድ ለመስሪያነት ምግብ ለመብሰያነት እንጠቀማለን። ከማቅረቢያዎች ውስጥ ብንዘረዝር። ገንቦ የጠላቃ ማቅረቢያ ገንቦ አለ። ሁለት ጆሮ አላት በግምት ሁለት ሊተር የምትይዝ የጠላን ጣዕም እንደተጠበቀ የምታቆይ ባህላዊ አቀራረቡን ጠብቃ ለመቆየት የምትችል በሰዎች ዘንድ ተወዳጅ የሆነች በተለይ ጠላ የሚጠቀሙ ሰዎች ዘንድ። ጠላ በጆክ ከሚቀርብላቸው ይልቅ በገንቦ ቢቀርብላቸው ይመርጣሉ ምክንያቱም ልክ ሀገራቸው ላይ ቤተሰቦቻቸው ጋር እንዳሉ ስሜቱን ስለሚያጋራላቸው። ሁለተኛ የእጣን ማጨሻ እቃችን። የሸክላ ነው ከሸክላ የተሰራ ነው። የራሱ የሆነ ድባብ አለው ደስ የሚል ነገር አለው። ሸክላ እቃ ከዛ ጣባ አለ። ጣቧ ብዙ ጊዜ በደቡብ ኢትዮጵያ ያገኘው በተለየ ደግሞ በ ጉራጌ ብሄረሰቦች ዘንድ በከፍተኛ ሁኔታ የሚጠቀሙት። ለሱም ልዩ ክብር ያላቸው ብሄረሰቦች አሉ። የጉራጌና አካ ጎረቤታማ ዞኖች። ይሄ ደግሞ ምንድነው? ክትፎን ከአዘጋጁ በኋላ በጥለስ አድርገው ወይም በኮባ ቅጠል ካደረጉ በኋላ። በሸክላ ነው የሚያቀርቡት። እሄ ልዩ የጉራጌ ባህል እና በአጠቃላይ የደቡብ በሔረሰብ ባህል። ከዛ በተጨማሪ ማሰሮ ልንጠቀም እችላለን። ይህም ራሱን የቻለ ውሃ እና ጠላ የሚጠራቀምበት የምቀመጥበት ወተት የሚጠራቀምበት። ከገምቦ ትንሽ ከፍ ያለ ከጋን ያለፈ ዕንስራ ወይም ማሰሮ እያለን የምንጠራው የሸክላ እቃ ነው።

በስራ ላይ ችግሮችን ትፈታለህ ወይ? እንግዲህ ስራ ላይ የተለያዩ ችግሮች ያጋጥማሉ። አለመግባባት ይኖራል፣ በስራ ባልደረባ መካከል ግጭት ይፈጠራል፣ በአሰሪና ሰራተኛ መካከል ግጭት ይፈጠራል፣ በከስተመር እና በሰራተኛ መካከል ግጭት ይፈጠራል፣ ዋናው ለችግሩ ለምን ተፈጠረ ሳይሆን ችግሩን የምናስተዳድርበትና የምንፈታበት መንገድ ነው። ስለዚህ ችግር ተፈጥሮአዊ እንደመሆኑ መጠን በስራ ላይ ችግር ተፈጥሮአዊ እንደመሆኑ መጠን ይህንን ችግር እንዴት አድርገን እንፍታው የሚለው ብልህነት ነው ብዬ አስባለሁ፣ ስለዚህ በእኔ በኩል በስራ ላይ የሚያጋጥሙ ችግሮችን ከ ከሚመለከተው አካል ጋር፣ ከባለደሻ አካላት ጋር በመነጋገር ትግሮችን በሰለማዊ መንገድ መፍታት ለማድረግ ጥረት እናደርጋለን። ያው የመምህር ስራ እንደሆኑ መጠን በተማሪና በመምህር መካከል አለመግባባቶች ይኖራሉ ተማሪ በሚረብሽበት ጊዜ መምህር ደሞ ለምን ትረብሸኛለህ በሚል በተለይ ተማሪዎች እድሜያቸው ከፍ ከፍ ባሉ ከጎርምስና ወቅት ላይ ካሉ ተማሪዎች ጋር በአንዳንድ ጉዳዮች ላይ አለመግባባት ሊፈጠር ይችላል እና እነዚህ ችግሮች የምናስተዳድርበት እነዚህን ችግሮች የምንፈታበት ጥበብ ግን ከሰው ሰው ይለያል እና እነዚህ በዚህ ነገር ላይ ጥሩ ተሞክሮ አለኝ ብዬ አስባለሁ በተለይ ከዛ አመት አመት የችግሮችን የምፈታበት ዘዴ እየተሻሻለ መቷል ብዬ አስባለሁ። በመጀመሪያዎቹ የስራ ዘመናት ስራ በጀመርኩባቸው አካባቢ ግን በጣም ግልፍተኛ፣ ቶሎ ተቆች ተናዳጅ ነበርኩኝ ግን ከዛ እድሜዬ ከፍ እያለ ስሄድ እነዚህ ችግሮችን ለመቅረፍ ሞክሬያለሁ። ነገሮችን አይቶ እንዳላየ ለማለፍ፣ በትዕግስት ነገሮችን ለማሳለፍ በግልጽ ከሚመለከተው አካል ጋር በግልጽ መነጋገር የመሳሰሉት ልምዶችን በስራ አጋጣሚ፣ በህይወት አጋጣሚ እነዚህን ነገሮችን ለማዳበር ሞክሬያለሁ ስለዚህ ችግሮችን በሰለማዊ መንገድ ከሚመለከተው አካል ጋር በጠረጴዛ ዙሪያ ቁጭ ብለን፣ ተነጋግረን ፈተን፣ ቀጣይ የመፍትሄ አቅጣጫዎችን አስቀምጠን በክብር እንለያያለን ብዙ አጋጣሚዎችን እንዲህ ለማድረግ ጥረት አድርጌያለሁኝ፤ ስለዚህ በአጠቃላይ በስራ ላይ ችግር እንደሚፈጠር ማመን፣ ማወቅ፣ እነዛ ችግሮችን ደግሞ ከሚመለከት አካል ጋር በሰላማዊ መንገድ ተነጋግሮ ጥልቅ ጥልቅ የሆነ ውይይትን አድርጎ ችግሮችን መፍታት ከእያንዳንዱ ሰራተኛ ተገቢ ነው ብዬ አስባለሁኝ እኔም ይሄንን እያደረኩኝ የሚያጋጥሙ ችግሮችን በመነጋገር እየፈታሁ እገኛለሁ።

የስራ ጊዜ ገደብ ታስተካክላለህ ወይ? እንግዲህ በአጋጣሚ ሆኖ የኛ የስራ መስክ የምንሰራው ስራ በጊዜ ተገደበ እንደሆነ ይታወቃል። ለምሳሌ አንድ ክፍለ ጊዜ አርባ ደቂቃ ወይም አርባ አምስት ደቂቃ ሊሆን ይችላል። ይህንን የክፍለ ጊዜ መጠን ወዴትም እናሸጋሽገው አንችልም። ነገር ግን አንዳንድ ችግሮች በሚያጋጥሙን ጊዜ ወይ ጉዳይ የጧት ጉዳይ ማስፈጸም የሚጠበቅብኝ ከሆነ ከትምህርት ቤት ውጪ ከሚመለከተው አካል ጋር እና ከ ስራ ባልደረባዬ ጋር ማስተካከል የምንችለው እኔ ክፍለ ጊዜ ሽግሽግ። አድርጌ እኔ ጠዋት ከሰአት ስትረዋት እንድችል ጧት ደግሞ ጉዳይን ጨርሼ መመለስ እንድችል የተለያዩ ማስተካከያ ነገሮችን ላደርግ እችላለሁ አንድም ከፓርትነር ጋር ወይም ከአቻ የክፍል ባልደረቦቼ ጋር በመሆን ማለት ነው። ሁለተኛ ያንን ካደረከው በኋላ ለኮርዲኔተር ወይም ደግሞ ለ ፍሎር አስተዳዳሪዎች አስተባባሪዎች ማሳወቅ አለብኝ ይሄንን ካሳወቅኩኝ በኋላ ቀጥታ ወደ ምክትል ርዕሰ መምህርት ነው የምሄደው ምክትል ርዕሰ መምህርት ያጋጠመኝን ችግር እነግራለሁ። ስለዚህ የስራ ጊዜ ገደብ እንዲያስተካክልልኝ ሳይሆን ከሌከኝ ባልመማር ጋር ክፍለ ጊዜ ተቀይሬ አስተካክያለሁኝ በማለት ያንን ክፍለ ጊዜ ደግሞ በዚህኛው የጊዜ ገደብ አስተምሬያለሁኝ። የሚል ሀሳብ ማን ጋር ጉዳዮችን የስራ ጊዜ ገደባችን ለማስተካከል እሞክራለሁ እና አዎ የስራ ጊዜ ገደብ አስተካክላለሁ።

ብዙ ትሸናለህ ወይ? ከሆነ ጥያቄው እንግዲህ ውሃ በብዛት ምጠጣ ከሆነ በብዛት የምጠጣ ከሆነ በየደቂቃው ሽንት ቶሎ ቶሎ እሸናለሁ ምክንያቱም የኩላሊት የማጣራት ፍጥነቱ በጣም ስለሚጨምር። ነገር ግን ውሃ ካልጠጣሁኝ ሽንቴን ቢጫ ይሆናል። ከዛ በተጨማሪ ደግሞ ምናልባት በቀን አንድ ጊዜ ሊሆን ይችላል ምሸናው። ሰው ልጅ ደህንነቱን ለመጠበቅ የሰውነት የፈሳሽ ሚዛኑን ለመጠበቅ ውሃ በብዛት ቢያንስ ከ በቀን እስከ ሶስት ሊትር መጠጣት አለበት። ተብሎ ይገመታል ነገር ግን ብዙዎቻችን ውሃ የመጠጣት ባህላችን ደካማ ነው ልምድ የለንም ማለት ይቻላል። ስለዚህ ብዙ ሰዎች በዚህ ጊዜ በኩላሊት ኢንፌክሽን በኩላሊት ህመም እየተሰቃዩ ይገኛሉ። ይሄም ደግሞ አንዱ የፈሳሽ በሰውነታቸው ውስጥ አለመኖር የውሃ በሰውነታችን ዉስጥ በብዛት አለመኖር ተጠቃሽ ነው ተብሎ ይገመታል። ከሌሎች ተጓዳኝ መንሲዎች በተጨማሪ ማለት ነው። ስለዚህ ሰው ውሃ ከጠጣ ሽንት መሽናቱ አይቀሬ ነው። ያውም ቶሎ ቶሎ ማለት ነው። ስለዚህ እኔ ደግሞ ውሃ አንድ ሊትር ውሃ ከጠጣሁኝ ቢያንስ በየአስራአምስት ወይም ደግሞ በየሃያ ደቂቃ ውስጥ ሽንት ቶሎ ቶሎ የመሽናት ሀላፊነት አለብኝ ግዴታ አለብኝ። ምክንያቱም ከዛ በላይ ሽንት አጠራቅሞ መያዝ

ደብዳቤ መጻፍ ትወዳለህ ወይ? ደብዳቤ እንኳን አልጽፍም። ነገር ግን መጻፍ እችላለሁ። ምናልባት አሁን ላይ ደብዳቤ የምጽፍበት ብዙ ገፊ ምክንያት ስለሌለኝ ነው እንጂ ደብዳቤ መጻፍ እችላለሁ። ትወዳለህ ወይ ለሚለው ጥያቄ ብዙ አይደለሁም። የሃይስኩል እና ኢለመንተሪ የአንደኛ ደረጃ እና የሁለተኛ ደረጃ ትምህርት ቤት ያለን ግን በቡድን ሆነን ጓደኞቻችን ጋር ደብዳቤ እንጽፍ ነበር በተለይ ደግሞ ለወደድናቸው ወደድናቸው ለምንላቸው የሴት ጓደኞቻችን ዳብዳቤ መጻፍ እንለማመድ እንልና መጻፍ እንሞክር ነበረ። ያኔ በነበረው የልጅነት እድሜያችን ላይ በነበረው የደብዳቤ አጻጻፍ ስልት ግን ከሁሉም ጓደኞቼ በተሻለ ሁኔታ ጥሩ የቃላት አጠቃቀመን በመጠቀም ጥሩ ትጽፋለህ እያሉ የሚያሞካሹኝ የሚያሞግሱኝ እኔ ነበረ። ከዛም ከማሞገስም አልፎ ለወደዷቸው የሴት ጓደኞቻችን ደብዳቤ እንድጽፍላቸው እኔ ጋር እየመጡ ደብዳቤ ያጻፉበትም አጋጣሚ እንዳለ አስታውሳለሁ። ስለዚህ ደብዳቤ መጻፍ እችላለሁ ነገር ግን ደብዳቤ መጻፍ አልወድም። በተለይ በአሁን ሰዓት ላይ ደብዳቤ የሚጻፍበት አጋጣሚ ደካማ ነው። ወይም አነስተኛ ለማድረግ ይቻላል ምክንያቱም ዘመኑ የቴክኖሎጂ ዘመን ነው ዘመኑ ዲጂታል ዘመን እንደመሆኑ መጠን የሚፈለገውን ሀሳብ በተለያዩ የሶሻል ሚዲያ መገናኛ አማራጮች በመጠቀም ሰዎች ሀሳባቸውን ለሚፈልጉት አካል ማሳወቅ ይችላሉ። እና አሁን ላይ ደብዳቤ የመጻፍ ልምዱ እየቀረ መቷል። ነገር ግን በምትኩ ሌሎች የመገናኛ አማራጮችን በመጠቀም ሰዎች ሀሰባቸውን ለሌሎች ሰዎች የሚገልጹበት አጋጣሚ ተፈጥሯል ማለት ይቻላል

ማደንዘዝ ትወዳለህ ወይ? ይሄን ጥያቄ በትክክል አልተረዳሁትም እንደሆነ አላውቅም ወይ ደግሞ ጥያቄው ላይ የትርጉም ስህተት ሊኖረው ይችላል። ምናልባት መደንዘዝ ሲል የተለያዩ የአልኮል መጠጦችን ጠጥቶ ሰው ራሱን እንዳያውቅ የሚፈልግበት አጋጣሚ አለ። ያው ማለት መደንዘዝ ካልነው ማለት ነው። ከዛ ውጪ ግን በመደበኛ በእኛ ወይም በጠናማ አስተሳሰብ መደንዘዝን የሚፈልግ አለ ብዬ አላስብም። ምናልባት የጤና እክል ካጋጠመው ያንን የታመመውን አካል የህክምና አገልግሎት ለመስጠት ሲሉ ምናልባት ሀኪሞች ሊያደነዝዙት ይችላሉ የተወሰነ አካሉን ማለት ነው። ወይ ሙሉ ማደንዘዣ ወይ ደግሞ ግማሽ ማደንዘዣ ሊሰጡ ይችላሉ። ይሄ ደግሞ የሚወሰነው እንደ አለበት የሰውየው ህመም አይነት ሊወሰን ይችላል ማለት ነው። ከዛ ውጪ ግን በትክክለኛ ትርጉም ጥሬ ትርጉሙን ከወሰድን መደንዘዝ የሚፈልግ አለ ብዬ አላስብም።

በቤት ውስጥ ምን አይነት የቤት እቃዎች አሉ? እንዴ በጣም ብዙ ዝርዝር ሀሳቦችን እናቀርብ እንችላለን። አንድ ቤት ቤት ተብሎ ሲዋቀር ወይን ደሞ ቤት ተብሎ ሲመሰረት እ ቢያንስ ቢያንስ መሰረታዊ የሚባሉ የቤት እቃዎች ሊኖሩት ይገባል። እ መተኛ ፍራሽ እና አልጋ። አልጋው ቢያንስ ባይኖር እንኳን ፍራሽ ሊኖር ይገባል። እ ከዛ በተጨማሪ እ ምግብ ሚያበስልባቸው እቃዎችን የወጥ መስሪያ ድስት፣ የሻይ ማንቆርቆሪያ፣ ምግብ መመገቢያ ሳህን ወይን ደሞ ትሪ የመሳሰሉት ሊኖሩት ይገባል ብዬ አምናለሁ። የመጀመሪያ ትዳር ከመመስረቱ በፊት ማለት ነው። ከዛ በኋላ እንግዲህ እ ትዳር ቀስ እያለ እሚሞላ፣ እሚያድግ ነው። ሁለቱ ወር ሶርሶቹ የ መግባባት ሀሳብ ካለ በዚህ ሀሳባቸው መሰረት የተለያዩ የቤተሰብ እቃዎችን ሊሞሉ ሚችሉበት አጋጣሚዎች ይኖራሉ። ምክንያቱም ዋናው አሰብ በመካከላቸው ያለው ተግባቦት ነው ሚወስነው። ሰው ከተግባባ ምንም ማይፈታ ችግር የለም። ማይፈታ ቅራኔ የለም እና በዛ መንገድ መንገድም ብትቀጥሉ የተቻለ ነው ብዬ አስባለው። ለዚህ በቤት ውስጥ አንድ ሶፋ፣ ሁለት ቴሌቭዥን፣ ሶስት ፍሪጅ፣ አራት ለስብ ማጠቢያ ማሽን፣ አምስት ኧ ፍራሽና አልጋ፣ ስድስት የመመገቢያ ጠረጴዛ ሰባት የቴሌብይን ስታንድ፣ ስምንት እ እነዚህን ቅጥረ ድቅቅሮች የማስተካክልበት እ የራሱን የክችን ቤት ሊኖረን ይገባል ብዬ አምናለሁኝ።

ቤትህን እንዴት ታስታውሳለህ? እንግዲህ ምናልባት ቤትህን እንዴት ታስታውሳለህ? እንግዲህ ምናልባት ብዙ ጊዜ እኔ ቤቴን የማስታውሰው በጥሩ ነገር ነው። ወደ አቶ ቤት ስገባ ጥሩ የሆነ አቀባበል ስለሚደረግልኝ። ቤቴ ይዘ ገብቼ ሰላም ስላለኝ ቤቴን በጥሩ ነገር አስታውሳዋለሁኝ። አስታውሳለሁኝ ወደ ቤት በምሄድ በሰአት ላይ ደስተኛ ሆኜ ወደ ቤት እገባለ። ቤት ከገባን በኋላም ያለው ነገር እንደዛው ደስተኛ ነገር ስለሆነ ማለት ነው። እና ሰው በህይወቱ ደስተኛ ከሆነ በቤቱ ደስተኛ ከሆነ ቤቱን ሁል ጊዜ በደስታ ያስታውሳል ቤቱን ሁል ጊዜ በደስታ ይመራል። ወደ ቤት በሚሄድበት ጊዜ ደስ ያ ደስታ እየተሰማ ወደ ቤቱ ይጓዛል። የሚል እምነት አለኝ ነገር ግን ተቃራኒ ከሆነ አይደለም ማሰብ ይቀርና ወደ ቤት ያለውን ጊዜ በተቃራኒው ያአልባሌ የቦታዎች ላይ ሊያሳልፍ ይችላል። አስፈላጊ ሆኖ ከተገኘ ፍጹም ወደ ቤት ላለመግባት ብሎ በዛ መስጋስ በዛ መሰሪያቤት ሊያድርባቸው ሚችልባቸው አጋጣሚዎች ይኖራሉ ሌሎች ሌሎች ምክንያቶች ሊኖሩ ይችላሉ።

የትኛውን ባህላዊ ምግብ ትወዳለህ? እንግዲህ በጣም ብዙ የባህላዊ ምግብ ዝርዝሮችን ማቅረብ እንችላለን። በተለይ ደግሞ በጣም ተወዳጅ ተወዳጅ የሚባሉትን በዚህ መጽሐፎች ለመትከል ያክል ጭኮ አለ በሶ በቅቤ ታሽቶ የሚቀመጥ ማለት ነው። እሱን በሚፈለግበት ሰዓት ላይ ቁርስ እያደረገ በሳህን በትንሽ ሳህን በሳህንና በማንኪያ ይሄን በቃ ውስጥ ምግብ አለ በብዛት የኦሮሞ ባህላዊ ምግብ ነው። ሁለተኛ ዶሮ ወጥ አለ። ዶሮ ውስጥ የኢትዮጵያዊ መገለጫ ነው ተብሎ ይጠበቃል ይታመናል። ምክንያቱም ደሮ ወጥ ከኢትዮጵያዊ ባህል ጋር ሰፊ ቁርኝት ያለው ነው የሚሆነው። ከዛ በመቀጠል ላይ ምግብ ጨጨብሳ አለ ጨጨብሳ በወተት ወይም ደግሞ በእርጎ ተዘጋጅቶ ሊቀርብ ይችላል። እውነት ለመናገር እስካሁን ከተጠቀምኳቸው ውስጥ ለእኔው ምርጡና የመጀመሪያው ጨጨብሳ በእርጉ ወይም በወተት የሆነ ነው ማለት ነው። እነዚህ እና መሰል ነገሮችን በተቻለ መጠን ትባል እንችላለን። ለኔ ግን ቆንጆ የባህላዊ ምግብ አንደኛው ጨጨብጫ በእርጎ ሁለተኛ አይብ ማነው ክትፎ በቆጮ ሊሆን ይችላል ማለት ነው። መጫን ከዛ በተጨማሪ ደግሞ ጥሩ ቃና ያለው

ማሸነፍ ትችላለህ ወይ? እንግዲህ የሰው ልጅ ወደዚህ ምድር ሲመጣ አሸናፊ ሆኖ ነው የመጣው። ገና እናቱን ማህፀን ሲረገዝ አሸናፊ የሆነ የስፐርም ሴል ወይም ደግሞ የወንድ መራቢያ ህዋስ ወደ አንዷ የእናት የመራቢያ ህዋስ እንቆላል ከሚሊየን የስፐርም ህዋሳት ውስጥ አንዷ አሸናፊ የሆነችዋ የስፐርም ህዋስ ናት የእናትየዋን እንቁላል በመስበር ከፍተኛ ጉልበት በመስበር ወደ አንድነት የሚቀላቀሉት ማለት ነው። እና ስለዚህ በዚህ አንፃር ከተረዳነው ሁሉም ወደዚህ ምድር የመጣ ሰው ሁሉ አሸናፊ ነው የሚል ትርጓሜ ልንሰጠው እንችላለን ነገር ግን እንደየሁኔታው ሊለያይ ይችላል ትርጓሜው ውሳኔው ማለት ነው ስለዚህ ብንጨርሰው የተሻለ ይመስላል የዚህ የማሸነፍ ጉዳይ ላይ። ከዛ ውጪ በብዙ ቦታዎች ላይ አሸናፊ ሆኜ ቦታዬን እንትን እፈልጋለሁ የሚመጥነኝን በቃ ዝግጅት አደርጋለሁ የተለያዩ ጨዋታዎች ላይ ካሉ እንደዚሁ ያሉ ጨዋታዎችን ለማድረግ ተሞክሯል ማለት ነው።